አዎ ጥራት ያላቸው ስራዎችን ማቅረብ እችላለሁኝ ጥራት ያለው ስራ ሲባል እኔ በተሰጠኝ ሙያ መሰረት ነው የማቅርበው ጥራት ያለው ስራ። ለራስ ነው ምክንያቱ ጥራት የሌለው ስራ ከሆነ ደንበኞች ሁለተኛ ወደ አንተ ሊመጡ አይችሉም። ወይ ደግሞ ሁለተኛ ሊያዙ አይችሉም። ስለዚህ በተቻለ መጠን ለደንበኛው የሚያረካ ጥራት ያለው ስራ ማቅረብ ይኖርብናል። እኔም እንደዛ ነው የማቀርበው ማለት ነው።

በባህላችን ሰርግ የሚደረገው መጀመሪያ ሽማግሌ ወይ ሽምግልና ነው የሚላከው ወደ ሴቷ ቤተሰቦች ማለት ነው። ይህ በሁሉም ባህሎች ያለነው። ከዛ በኋላ እሺ ካሉ በኋላ ወይ ፈቃደኝነታቸው ከተረጋገጠ በኋላ ለሷም ተጠይቃ። የሰርግ ዝግጅት ይደረጋል የሰርግ ዝግጅቱ ሰፋ ያለ ሊሆን ይችላል ጥበብ ያለም ሊሆን ይችላል እንደየ አቅሙ። በሁለቱም ቤተሰቦች ነው የሚደረገው። የሴቷ ቤተሰቦችም ላያዘጋጁ ይችላሉ የሰርግ ድግስ እንዲሁም የወንዱ ቤተሰቦችም ሊያደርጉ ይችላሉ ሊያዘጋጁ ይችላሉ ማለት ነው። ከወላጆቿ ቤት በመኪና ወይ በሌላ መጓጓዣ ከጓደኞች ወይም ሙሽር ሚዚዮች ጋር ሁነው። ይወስዳታል ማለት ነው። በእንደዚህ አይነት መልኩ ነው። በባህላችን ሰርግ የሚከናወነው

እኔ መፍጨት አልችልም መፍጨትም አላውቅም እኔ የማስፈጨው ወይ ደግሞ ወፍጮ ቤት በማሽን የሚፈጭ ነው። እኔ ዶቄም አስፈጭቼ አላውቅም ማለት ነው ዶቄ ወይም በቆሎ አስፈጭቼ አላውቅም። ብዙ ጊዜ ይሄ ገጠር አካባቢ የሚያደርጉት ነገር ነው። እኔ የምኖረው ከተማ ነው ከተማ ደግሞ በንድ ዶቄ። አያስፈጩም ማለት ነው በብዛት ጤፍ እና ሌለች ነገሮች ነው። የሚያስፈጩ

እኔ የምወደው በዓል ጥምቀት ነው ጥምቀት በጣም ደስ የሚል ድባብ አለው። ሁሉም ሰው ነጭ ለብሶ የባህሉን ሲያክብር ደስ የሚል ድባብ አለው። የባህላዊ አልባሳትም ይለብሳል በየባህሉ በየራሱ የሚያክብረው ማለት ነው። አለባበስን ያክብራል። እንዲሁም የእምነት አባቶች ታቦቶችን ይዘው ይወጣሉ። ያንን ሰታይ በጣም ልዩ የሆነ ድባብ አለው። ስለዚህ የጥምቀት በዓል በጣም ነው የማከብረው ማለት ነው።

እስከ አምስት ድረስ ልልክ እችላለሁኝ ማለት ነው ይህ የምልከው በየሳምንቱ ወይ የሳምንቱ ሪፖርት ሲደረግ ሊሆን ይችላል። ነገር ግን በወሩም ደግሞ መጠቃለያ ከዛ በላይም ልልክ እችላለሁኝ ማለት ነው። ስለዚህ በሳምንቱ አርብ መጨረሻ ቀን አካባቢ አምስት ወይ ከዛ በላይ ልልክ እችላለሁኝ ማለት ነው።

አዎ የወተት ተዋጽኦ እወዳለሁ የወተት ተዋጽኦ መጠቀም በጣም አስፈላጊ ነው ለሰውነታችን በጣም ጠቃሚ ንጥረ ነገር ነው። ስለዚህ በተለይ የአጥንታችን ጥንካሬ እንዲኖረው የወተት ተዋጽኦ መጠቀም በጣም አስፈላጊ ነው። እኔ በልጅነቴ ብዙ የወተት ተዋጽኦ እጠቀም ነበር። አሁን ግን ብዙ አይደለም ነገር ግን አሁንም እወዳለሁኝ እጠቀማለሁኝ አልፎ አልፎም ቢሆን እጠቀማለሁኝ ማለት ነው። ስለዚህ ሁሉ ሰው የወተት ተዋጽኦን መጠቀም በጣም አስፈላጊ እንደመሆኑ ተረድቶ ሁል ጊዜ በምግብ አመጋገቡ ላይ አስተካክሎ መመገብ እንዳለበት እመክራለሁ።

ወደ ገበያ የሚሄደው በሳምንት ቅዳሜ እለት ነው የሚሄደው ስለዚህ በሳምንት አንዴ ነው የሚሄደው ማለት ነው በወር ወደ አራት ቀን ሊሆን ይችላል። በሳምንት አንድ ጊዜ ግን ሁል ጊዜ ግዴታ ነው። ምክንያቱም አንዳንድ አስቤዛ ለመግዛት ወይ አንዳንድ ነገር ለመግዛት ገበያ እሄዳለሁኝ። ገበያ የሚሄደው ቅርብ ለኔ ቅርብ የሆኑ ገበያዎች ላይ ነው የሚሄደው ብዙ ሩቅ አልሄድም። ይሄንም የማደርገው አስቤዛ ለመሸመት እንዲሁም አንዳንድ አልባሳትን ለማየት ሊሆን ይችላል የሚሄደው። ሁል ጊዜ ሄጄ ገዝቼ እመጣለሁ ማለት አይደለም ገበያ ለማየትም አንዳንዴ ጎራ እላለሁ ወይ ማለት ነው። ወደ ገበያ

ሁሉም አይነት የቤት እቃዎች አሉኝ የቤት እቃዎቼ ሙሉ ናቸው። የቤት እቃዎቼ ምግብ የምንበላበት ጠረጴዛ ሳህን እንዲሁም ድስቶች አሉ። እንዲሁም የቤት ወንበሮች አሉ። ሁለም የቤት እቃዎቼ እጠቀማቸዋለሁ ማለት ነው። በየ አስፈላግነታቸው እንጠቀማቸኋለን። ወንበሮቹ ወጣ ብለን በረንዳ ላይ ለማረፍም እጠቀማለሁ ማለት ነው። ሌሎች ኮምፒውተርም አለኝ። ኮምፒውተሩም አንዳንድ ዜናዎችን ለማየት አንዳንድ ጽሁፎችን ለማዘጋጀት እቤተ ሆኜ እጠቀመዋለሁ ማለት ነው። ስለዚህ እነዚህ የቤት እቃዎቼ ሁልጊዜ የምጠቀማቸው ናቸው።

አዎ ሰዎችን በአይን እመለከታለሁኝ ብዙም ችግር የለብኝም ወይ አይነ አፋር የምባል ሰው አይደለሁም። ሰዎችን ሳወሩኝ ወይ ደግሞ ስንነጋገር አይናቸውን ማየት እችላለሁኝ። ስለዚህ የምፈራ አይደለሁም ማለት ነው። አይናፋር ሰው ብዙ ጊዜ ሰዎችን መመልከት ይቸገራል። እኔ ግን እንደዚህ አይነት ሰው አይደለሁም ሰዎችን ማየት ከፈለኩኝ ማየት እችላለሁኝ። እንዲሁም ሲያወሩኝ መመልከት እንዳለብኝ ከተረዳኝ እመለከታቸዋለሁኝ ማለት ነው። ስለዚህ ብዙም ሰዎችን የሰዎች አይኔ ለማየት የሚቸገር ሰው አይደለሁም

የምወደው ምግብ እንጀራ ነው። እንጀራ በኢትዮጵያውያን ዘንድ የተወደደ ምግብ ነው። የማይሰለች ነው ማለት ይቻላል ምክንያቱም እንጀራ ሁል ጊዜ ነው የምንበላው። ጠዋት እንጀራ ልንበላ እንችላለን ቀን እንዲሁም ማታ ልንደግመው እንችላለን ማለት ነው። ብዙ የምሰለች አይደለም። ለጤናም ተስማሚ ነው እንጀራ በወጥ ማለቴ ነው። እንጀራ በብዙ አይነቱ መቅረብ ይችላል። በብዙ ወጥ መቅረብ ይችላል ማለት ነው። ሽሮ አትክልት። እንዲሁም በሌላ በዶሮ ወጥና በስጋ ወጥ ልቀርብ ይችላል። ስለዚህ እንጀራ በብዙ አይነት ማዘጋጅት ስለሚቻል እንጀራ በጣም ነው የምወደው ማለት ነው።

የስራ ቦታ ድህነቴ አስተማማኝ ነው አስተማማኝ ነው ምክንያቱም ስራ ቦታዬ ለምንም ነገር የሚያሰጋ ነገር የለውም ምቹ ነው እንዲሁም አስተማማኝ ጥበቃ የሚደረግለት ቦታ ነው ማለት ነው። ስለዚህ ምንም የድህንነት ስጋት ወይ ደግሞ ይሰረቅብኛል ወይ ይጠፋብኛል ብዬ የማስበው ነገር የለም። በስራ ቦታ የተውኩት ነገር በትክክል ይጠብቀኛል ወይም አገኘዋለሁኝ። ስለዚህ የስራ ቦታዬ የስጋት ቀጠና አይደለም። አስተማማኝ ጥበቃና ድህንነቱ የተጠበቀ ካሜራ ያለው ቦታ ነው ስለዚህ አስተማማኝ ነው ማለት ይቻላል

አዎ ጾም እጾማለሁኝ በባህላችን ጾሞች የምንጽማቸው ጾሞች አሉ በክርስትና እምነት ተከታዮች ማለት ነው። አንደኛ የአብይ ጾም የሚባለው የፋሲካ ጾም እጸማለሁኝ ሁለተኛ ደግሞ የፍልሰታ ጾም እጾማለሁ። እንዲሁም የገና ጾምም እጾማለሁኝ ማለት ነው። ስለዚህ እንደ እምነት ተከታዮች እነዚህ ጾሞችን እንጾማለን። እነዚህ እኔም ጿሚ ነኝ ማለት ይቻላል ማለት ነው።

እኔ የምጽፈው በቀኝ እጄ ነው የቀኝ እጅ ጸሃፊ ነኝ። በግራ አንዳንዴ ትንሽ እሞክራለሁኝ ግን እጽፋለሁ ለማለት ይከብዳል ምክንያቱም እኔ በግራዬ ብዙም አልችልም። የተወሰነ ስሜ መጻፍ ምናምን እችላለሁኝ። ይሄ ሙከራ ነው እንጂ መቻል የሚባል አይደለም ነገር ግን እኔ በቀኝ ነው በትክክል የምጽፈው ማለት ነው የቀኝ እጅ ጸሃፊ ነኝ ማለት ይቻላል። ነገር ግን መልመድ እንደሚቻል ብዙ ሰዎችን ጋር ሲጽፉ አይቻለሁኝ። ትኩረት አድርገህ መለማመድ ከተቻለ በግራ እጅም በቀኝም መጻፍ እንደሚቻል ግን በሆነ ወቅት የሆኑ ሰዎችን ሲጽፉ አይቻለሁኝ።

አዎ መዋኘት እችላለሁኝ። መዋኘት የለመድኩት ገና በልጅነት እድሜዬ ነው። መዋኘት በጣም አስፈላጊ ነው። በተለይ ለጤናም በጣም ጠቃሚ ነው። ምክንያቱ ሁሉ ሰውነትህ ነው የሚሰራው ስትዋኝ። ስትዋኝ የማይሰራ አካልህ የለም ማለት ይቻላል ስለዚህ በጣም አስፈላጊና ጠቃሚ ነው ብዬ ነው የሚወስደው ሁሉ ሰውም መልመድ እንዳለበት ነው የምመክረው። አንድ ጊዜ ከለመድከው መዋኘት አይጠፋም። ስለዚህ አንዴ የለመድከው እንደሆነ ልክ እንደ መራመድ ነው መዋኘት በጣም ቀላል ነው።

የምወደው አትክልት ቲማቲም ነው ቲማቲም በጣም ነው የምወደው ቲማቲም ሁልግዜ ብመገብ ደስታዬ አልችለውም። ምክንያቱም ቲማቲም በቀላሉ ምግብ ማዘጋጀት ትችላለህ በወጥ መልክም ልትሰራው ትችላለህ እንዲሁም የጥሬው ራሱም ልትበላው ትችላለህ። በእንጀራ አርገህ ማቅረብ ትችላለህ እንዲሁም በዳቦም ማቅረብ ትችላለህ ስለዚህ ቲማቲም ሁሉ ነገር ማረግ ይቻላል። ለጤናም በጣም ጠቃሚ እንደሆነ ይነገራል በተለይ ቫይታሚን ሲ እንዳለው ባለሞያዎቹም ይነግራሉ ማለት ነው። ስለዚህ እኔ ምወደው ትማቲም ነው ማለት ይቻላል

አዎ አዲስ ቴክኖሎጂ መማር እወዳለሁ ወይ ምክንያቱም አሁን ዘመን በቴክኖሎጂ ነው ነገር የሚሰራው ከቴክኖሎጂ ውጪ የሚሰራ ነገር የለም ስለዚህ ቴክኖሎጂ ማወቅ ደግሞ ግዴታ ነው። አዳዲስ ቴክኖሎጂዎች ሲመጡ ከእነሱ ጋር መላመድ እንዲሁም አሰራራቸውን ማወቅና መረዳት ተገቢ ነው የሚሆነው። እኔም ከዚህ አንፃር አዲስ ቴክኖሎጂ መማር እወዳለሁኝ አዲስ ቴክኖሎጂ ማወቅም እወዳለሁኝ እንዲሁም እኔ ሲጀመር ያው የቴክኖሎጂ ሰው ነኝ። ቴክኖሎጂን ሙያዬ በቴክኖሎጂ የሚሰሩ ስራዎችን መስራት ነው ስለዚህ ቴክኖሎጂ በጣም ምወደው ማለት ይቻላል።

የምወደው መጽሐፍ ፍቅር እስከ መቃብር ነው አማርኛ መጽሐፍ ነበረ ይሄ ፍቅር እስከ መቃብር የሚባለው መጽሐፍ በጣም ብዙ ሰው የሚወደው ነው። እኔም በጣም ነው የምወደው ደጋግሜም አንብቤዋለሁኝ ይሄ መጽሐፍ በጣም በሁለት ፍቅረኛሞች ጋር የሚያጠነጥን። መጽሐፍ ሲሆን በጣም ብዙ ሰውም እንደምወደው እና እንደሚ ደጋግሞ እንዳነበበው ነግረውኛል። እኔም በጣም የምወደው መጽሐፍ ነበረ አሁን ቤቴ ያለ ያ መጽሐፍ ማለት ነው።

ቤቴም እማጸዳው ጠዋት ነው ብዙ ጊዜ ጠዋት ነው የማጸዳው ጠዋት እንደተነሳው ቤቴን አጸዳዳለሁኝ እንዲሁም ማታም የወዳደቀ ነገር ካለ በስሱ አጸዳዋለሁኝ ማለት ነው ነገር ግን ጠዋት ሳጸዳ ቆሻሻውን ካጸዳሁት በኋላ ወለውለዋለሁኝ ማለት ነው። በውሃና ሳሙና አድርጌ ወለውለዋለሁኝ ይሄ በቀን ሁለት ጊዜ ቤቴን አጸዳለሁኝ ማለት ነው እንደየ ሁኔታው አንዳንዴ ልዘለው እችላለሁኝ ነገር ግን ሁል ጊዜ ጠዋት ጠዋት እንደዚህ አይነት ስራዎችን እሰራለሁኝ በጠዋቱ ተነስቼ ቆሻሻውን እጠርግና ከዛ በውሃና በሳሙና አድርጌ መወልወል የሁል ጊዜ ስራዬ ነው ማለት ነው።

አዎ በስልክ ገንዘብ እልካለሁኝ ምክንያቱም በአሁኑ ሰዓት በቀላሉ ገንዘብ መላክ ይቻላል ሞባይል ስልክ ተጠቅሞ ገንዘብ መላክ ይቻላል ገንዘቡን መቀበል ይቻላል ማለት ነው። እኔም እንደዚሁ ገንዘብ በስልክ እልካለሁኝ በስልክም እቀበላለሁኝ። ካሽ ወይ ደግሞ በጥሬ ገንዘብ አውጥቼ መላክ ግዴታ አይደለም በአሁን ሰዓት። ነገር ግን። በሞባይል ባንክ ተጠቅሜ ወይ በቴሌ ብር ተጠቅሜ። መላክና ማስተላለፍ እችላለሁኝ ይሄ ቀላል አርጎታል ቴክኖሎጂ ያመጣው ነገር። ኑሮን በጣም አቅልሎታል እንዲሁም የገንዘብ መለዋወጥ ሂደቱን በጣም አቅልሎታል

አዎ በድርጅቶች ጋር የሚደረግ ዝግጅት እሳተፋለሁኝ ምክንያቱም ስራዬ በተመለከተ የሚያገናኝ ነገር ሲነረኝ ነው ምሳተፈው። ብዙ ጊዜ ድርጅቶች የራሳቸው ጉዳይ ዝግጅት ያዘጋጃሉ እንዲሁም እኛንም ጥሪ ያርጉልናል። እኔም እዛ ስራዬ በተመለከተ እኔን የሚመለከት ነገር ካለ እሳተፋለሁኝ ማለት ነው። ወይ ደግሞ የኔ ድርጅት ወክሌ በእነሱ ድርጅት ሂጀ ልሳተፍ እችላለሁኝ ማለት ነው። እንዲሁም የራሴ ድርጅት የዝግጅት ሲኖረው አንዳንድ ዝግጅቶችን እሳተፋለሁኝ ማለት ነው። ምክንያቱም ሙያዬ ጋር የተያያዘ ነገር ሲኖር እኔም እንደ ሙያተኛ እዛ ተሳታፊ ሁኝ ላግዛቸው እችላለሁኝ ማለት ነው

የምመኘው የእረፍት ጊዜ መስከረም ቢሆን ነው ምመርጠው መስከረም ጥሩ የሆነ ነገር ታያለህ ስለዚህ በመስክረም የእረፍት ጊዜ ቢሆን እመኛለሁኝ ማለት ነው። እንዲሁም የአደባባይ እና የተለያዩ አበቦችን የምታይበት እሸት የምታይበት ጊዜ ስለሆነ ወጣ ብለህ ወደ ገጠሮ አካባቢ ወጣ ብለህ ከቤተሰብ ጋር ተገናኝተህ ለመምጣትም ይመቻል ማለት ነው። እንዲሁም ዝናብ ስለሚያባራ ዝናብ ስለማይኖር ደስ የሚል ስሜት የመስከረም ፀሀይ ደስ የሚል ነገር አለው። በዛ ወቅት እረፍት ላይ ቢሆን ደስ ይለኛል ማለት ነው። ሁሌ የሚመኘው ጊዜ ቢኖር መስከረም እረፍት መውጣት ነው።

አዎ በክሰል ማብሰል አቃለሁኝ ቀለል ያሉ ምግቦችን በክሰል አብሰላለሁኝ እንዲሁም ወጦችም ወጥም እሰራለሁኝ በክሰል ማለት ነው። ቡናም በክሰል ይፈላል እኔ ቡና ባላፈላም። ቡና በክሰል እንደሚፈላም አውቃለሁኝ። ቀለል ያለው ወጥ ወይ? ደግሞ ምግብ የእንቁላል አይነት ምግብ በክሰል ማብሰል ይቻላል። ስለዚህ እኔ በክሰል ለማብሰል በተለይ መብራት ሳይኖር ሲቀር ወይ መብራት ሲጠፋ በክሰል ነው የምናብሰለው ማለት ነው። ስለዚህ ክሰል ብዙ ነገራችንን ያቃልልናል። መብራት በሌለበት ጊዜ ክለክሰል ልክ እንደ የመብራትን ቦታ ተክቶ ምግባችንን ለማብሰል እንጠቀምበታለን ማለት ነው። እኔን እጠቀመዋለሁ

አይ በአንድ ጊዜ ብዙ ማስተናገድ አልወድም። አላደርገውምም ምክንያቱ በአንድ ጊዜ ብዙ ስራዎችን ማስተናገድ ጥራት ላይኖራቸው ይችላል የሚሰሩ ስራዎችን ጥራት ላይኖራቸው ይችላል። በአንድ ጊዜ አንድ ስራ መስራት እና ጥራት ያለው ስራ ሰርቶ ማስረከብ ነው እኔ የማምነው ማለት ነው። ካልሆነ ስራዎችም ይባላሻሉ። ምክንያቱ እዛም እዛም ጀምሮ አንዱን በጥራት ሳይሰሩ ሊቀሩ ይችላሉ ማለት ነው። ስለዚህ በአንድ ጊዜ አንድ ጥራቱን የጠበቀ ስራ ሰርቶ ማስረከብና የሚቀጥለውን ስራ መስራት ነው ተገቢ ብዬ የማምነው

ሹራብ መስፋት አልችልም ሹራብ ብዙ ጊዜ ሴቶችን ይሰፉታል እኛ አካባቢ ማለት ነው። እኔ ግን ይህ ሹራብ መስፋት ችሎታ የለኝም ብለምደው ደስ ይለኛል ሞያ ስለሆነ ማለት ነው። ብዙ ሹራቦችን እየሰሩ መሸጥና ገንዘብ ማግኘት ይቻላል። ነገር ግን እኔ በአሁን ሰዓት ሹራብ መስፋት አልችልም። ስለዚህ ቀጣይ ስልጠናዎችን ካገኘው ወይ ደግሞ የሚያሳየኝ ሰው ካገኘው ልለምደው እችላለሁኝ ማለት ነው። ሹራብ መስፋት

አዎ ሰንደል እለብሳለሁኝ ሰንደል የምለፍሰው ቤቴ ሲሆን ነው ወይ ደግሞ ነጠላ ጫማ ማለት ነው። የምለበሰው ቤቴ ሲሆን ነው። ቀለል እንዲለኝ ቤት ውስጥ ሌላ ጫማ አላርግም። ሰንደል ወይን ነጠላ ጫማ ነው የማደርገው። ስራ ቦታ ላይ ሲሆን ግን አላረግም ስራ ቦታ የስራ ልብስ ነው የምለብሰው። ወይ የመደበኛ ጫማዬ ነው የምለብሰው ማለት ነው። እቤት ግን ከልጆቼ ጋር ወይ ቅርብ ስለሚሆን ብዙም ሌላ ጫማ አያስፈልገኝም ነጠላ ጫማ ወይ ሰንደል ነው አድርጌ የምውለው

የምወደው ሽታ የሎሚን ሽታ ነው። የሎሚን ሽታ በጣም ነው ደስ የሚለኝ ሁሌም የሎሚን ያለው ሽታ ሲሸተኝ ደስ የሚል ስሜት ይሰማኛል ከዚ ውጭ የተጋነነ ሽቶ ወይ ሽታ ያለው ነገር ብዙም አይመቸኝም የሎሚን ሽታ ግን ሁል ጊዜ አፍጫዬ አካባቢ እኳን ብነካካው ደስ የሚል ስሜት ይሰማኛል። ስለዚህ ሎሚን በጣም ደስ የሚል ስሜት ነው የሚሰጠኝ ማለት ይቻላል እኔ

አዎ በመስኮት ጎን መቀመጥ እወዳለሁኝ ምክንያቱ በመስኮት ጎን መቀመጥ ውጩን ቦታ እያዩ ለመሄድ በጣም ስለሚመች እሱን ነው የምመርጠው። እንዲሁም ንፋስ ለማግኘትም በመስኮት በኩል መቀመጥ ይመረጣል። በውስጥ በኩል መቀመጥ ብዙም አይመቸኝም። የመስኮት በኩል መቀመጥ ግን መስኮት ከፍተህ ንፋስ ለማግኘት ይጠቅማል። እንዲሁም የውጩን ሁኔታውን እያየህ ለመሄድም ይጠቅማል ማለት ነው። ስለዚህ የኔ ምርጫ በመስኮት በኩል መቀመጥ ነው

የስራ ምኞቴ እድገት ነው አሁን ካለውበት የተሻለ የስራ ቦታ ላይ መድረስ ነው ወደ አለቃነትም መውጣት ነው። እንዲሁም የተሻለ ገቢ ኑሮዬን ራሴ የምችልበት እድል መፍጠር ነው ማለት ነው። ስለዚህ የስራ ምኞቴ። አሁን ካለሁበት የስራ ደረጃ ወደተሻለ ደረጃ በትምህርቴም ጥሩ የሆነ ደረጃ ደርሼ። ጥሩ ሀላፍነት የሀላፍነት ቦታ ተቀምጬ ማየት ነው ማለት ነው። ስለዚህ የኔ ሁል ጊዜ ምኞቴ ይሄንን ነው ማለት ነው

የምትጠቀምባቸው መሳሪያዎች አንዱ ስልክ ነው እንዲሁም ኮምፒውተር ወይ ዴስክቶፕ የሚባለው ኮምፒውተርም እጠቀማለሁ። ላፕቶፕ እጠቀማለሁኝ ማለት ነው። ስለዚህ ብዙ አይነት መሳሪያዎችን መጠቀም እችላለሁኝ። ፕሪንተር መጠቀም እችላለሁኝ ሌሎችም መጠቀም እችላለሁኝ ማለት ነው። ቢሮ ውስጥ ያሉ የቴክኖሎጂ ውርጣዊ ውጤቶች የሆኑ የቴክኖሎጂ ምርት የሆኑ ብዙ ነገሮችን መጠቀም እችላለሁኝ።

የትንኝ መረብ አልጠቀመም። የትንኝ መረብ ብዙ ጊዜ ቆላማ አካባቢ የሚኖሩ ሰዎች ናቸው የሚጠቀሙት። እኔ የምኖረው ደጋ አካባቢ ስለሆነ ትንኝ ብዙ የለም ማለት ይቻላል። ስለዚህ ብዙም አስፈላጊ ሆኖ አይታየኝም። እኔ ያለሁበት አካባቢ ማለት ነው። ነገር ግን ወደ ቆላ አካባቢ ትንኝ የሚራባበት አካባቢ ከሆነ በጣም አስፈላጊ ነው። ምክንያቱ ትንኝ ከለከፈችህ ወይ ከነከሰችህ ወባ ልትታመም ትችላለህ። ስለዚህ ከትንኝ መከላከል ግዴታ ነው የሚሆነው ማለት ነው

አዎ ስነጥበብ እወዳለሁ ስነጥበብ የምወድበት ምክንያት እኔ ሰው ነኝ ሰው ደግሞ ስነ ጥበብን የሚገልጽበት መንገድ አለው። ምክንያቱም ስነጥበብ በብዙ ነገር ነው የሚገለጸው። በሙዚቃ ይገለጻል። በአለባበስ ይገለጻል በስዕል መልክ ሊገለጽ ይችላል። ስለዚህ ሰዎች ሀዘናቸው ደስታቸው የሚገልጽበት ሁሉም እንደ ሰው ደስ ይለኛል ማለት ነው። እኔም ስነ ጥበብ በጣም አድናቂ እና ስነ ጥበብ ወዳጅ ነኝ።

ባህላዊ ምግብ በሶ የሚባል አለ በባህላችን አካባቢ ከገብስ ነው የሚሰራው ማለት ነው በጣም ለጤና በጣም ጠቃሚ ነው እሱን ነው የምወደው። በሶ በሁለት መልኩ ሊቀርብ ይችላል በሚጠጣ መልኩም ሊቀርብ ይችላል ማለት ነው። እንዲሁም በሚበላ መልኩ ወይ ተጨብጦ የሚበላም ሊሆን ይችላል ማለት ነው። ይሄ በጣም ለስፖርተኞች በተለይ የሚጠቀሙት ነው ማለት ነው። ለስፖርተኞች በጣም ገንቢ ምግብ ነው። እኔም የምወደው ይሄን ምግብ ነው ማለት ይቻላል።

የምወደው ፍራፍሬ ሙዝ ነው። ሙዝ በጣም ነው የምወደው ምክንያቱም ሙዝ በቀላሉ የምታገኘው የፍራፍራ አይነት ነው። ዋጋውም ብዙ የሚከብድ ነገር አይደለም ለሁሉም ሰው የሚሆን ነው። እኔም በብዛት የምጠቀመው ሙዝ ነው እንደ ፍራፍሬ በብዛት የምጠቀመው ከምመገበው ምግብም የማይጠፋ ሙዝ ነው ማለት ይቻላል። ስለዚህ ሙዝ ለጤናም በጣም ጠቃሚ ነው። አጥንታችን በመገንባት ሂደትም በጣም ወሳኝ ሚና አለው። ሁልጊዜም ሙዝ እጠቀማለሁኝ